እሽ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ። ሰላም ሰላመ እግዚአብሔር ከምንም በላይ ትልቅ ሐፍታችን እና ስጦታችን ነው እና ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ማለት ነው። ከተጠየቅኩት ጥያቄ በቃል በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ ማብራሪያ ወይም ደግሞ ትንታኔ ምሰጥ ይሆናል። አሁን ወደ ማብራሪያው ወደ ቃለ መጠየቅ እሄዳለው ማለት ነው። ባቡር ይላል። እንግዲህ በዚህ ርዕሰ ጉዳይ ላይ ምናወሳቸው ወይም ደግሞ ማቀርባቸው ትንታኔዎች ምን ምን በተመለከተ ነው ለሚለው ጥያቄ? አንድም ባቡር ምንድን ነው በሚል ርዕሰ ጉዳይ ላይ ሌላም ደግሞ ባቡር ለምን አገልግሎት ይውላል በሚሉ ሁለት ነጥቦች ላይ የራሴን እንግዲህ ትንታኔ ወይም ማብራሪያ አቀርባለሁ ማለት ነው። እንግዲህ እንደሚታወቀው ብዙ አይነት የትራንስፖርት አገልግሎት ሰጪ መኪኖች አሉ። ከእነዚህም ውስጥ ለምሳሌ እንግዲህ የትራንስፖርት አገልግሎት አንድም በአየር በአየር የአየር ትራንስፖርት አለ። ሁለትም እንግዲህ የባህር ላይ ትራንስፖርት አለ። ከዚህም በተጨማሪ እንደዚሁ ምንድን ነው የየብስ ትራንስፖርት አለ ማለት ነው። ስለዚህ ባቡርም እንግዲህ ሰዎችን እና እቃዎችን ማለት ነው ከቦታ ቦታ ለማንቀሳቀስ የራሱ የሆነ የባቡር ሀዲድ መስመር አለ። ለመኪና ለመኪና ልክ አስፋርት መንገድ እንዳለው ሁሉ ለባቡርም እንግዲህ ባቡር ሲንቀሳቀስ ባቡር በቀጥታ የሚንቀሳቀስበት ራሱን የቻለ የባቡር ሀዲድ አለ። ስለዚህ በዚያ የባቡር ሀዲድ ላይ ማለት ነው እየተንሸራተተ ወይም እየተሽከረከረ የሚንቀሳቀስና እንደዚሁም ደግሞ ሰዎችንና የተለያዩ እቃዎችን እንግዲህ ይዞ ማለት ነው ከቦታ ቦታ ሲንቀሳቀስ። የሚሽከረከርበት ወይም ደግሞ የሚጓዝበት መንገድ ምንድን ነው በዋናነት ማለት ነው። የብረት ሀዲድ አለው ማለት ነው። ስለዚህ በዚያ የብረት ሀዲድ ላይ የብረት ሀዲድን መሰረት አድርጎ ነው ባቡር ሚንቀሳቀሰው ማለት ነው። ስለዚህ እንግዲህ እንደ ሌሎች እንደ መኪና አስፋልት አያስፈልገውም። ንጹህ የሆነ በተለይ ባዛልት ድንጋይ ጠጠሮች እና በዋናነት ግን እነዚህ የብረት የብረት ሀዲዶቹ እነሱ በትክክል እንግዲህ በባለሙያ የተሰሩ የታነፁ የሆኑና በእነዚያ ላይ ማለት ነው እየተንሸራተተ የሚጓዝ ይሆናል ማለት ነው። ስለዚህ ባቡር እንደው እንደ አጠቃላይ ማለት ነው የተለያዩ ፍርጎች። የተያዙ ነው እነዚህን እንግዲህ በዚህ የብረት ሃዲድ ላይ በመሸራተት እንግዲህ ተቦታ ቦታ የሚንቀሳቀስና በዋናነት ለትራንስፖርት አገልግሎት የሚያገለግል ተሽከርካሪ ማሽን ነው ማለት ነው። በዋናነት ደግሞ እንግዲህ የባቡር ሀዲድ በተለይ በትላልቅ ከተሞች ላይ እና እንደዚሁም ደግሞ ምናልባትም አንድን ሀገር ከሌላ ሀገር ለማገናኘትም እንግዲህ ይሄ የባቡር ሀዲድ መስመር ማለት ነው በዚህ መልክ ሊዘጋጅ ይችላል። ማለትም በጣም ነገር ስለሆነ በብረት ሀዲድ ላይ ብቻ ስለሚሽከረከር የብረት ሃዲዱ በቃ በዚህ በትክክል የተዘጋጀ መሆን አለበት ማለት ነው። ስለዚህ በዚህ ምክንያት ማለት ነው ባቡር እንግዲህ የተለያዩ እቃዎችን ከሀገር ውስጥ ወደ ውጭ ለመላክ እንደዚሁም ከውጭ ደግሞ ወደ ሀገር ውስጥ ለማስገባት። ምናልባትም እንግዲህ በመኪና ብቻ በቂ ሊሆን ስለማይችል በመኪና እና በአየር የሚገቡ እቃዎችን ለማስገባትም ለማስወጣትም በቂ ሊሆን ስለማይችል እንደዚሁ ፈጣን የትራንስፖርት አገልግሎት አገልግሎት ሰጪ ባቡርን በመጠቀምም እንግዲህ እንግዲህ ልዩ ልዩ የሆኑ እቃዎችን በአጭር ጊዜ በፍጥነት ለመላክ ለመቀበልም ይህንን የትራንስፖርት አይነት እንጠቀማለን ማለት ነው። ብዙ ጊዜ እንግዲህ ያደጉ ወይም የበለፀጉ ሀገሮች ይህንን የትራንስፖርት አይነት በብዛት ሲጠቀሙበት ይስተዋላል ማለት ነው። እና ባቡር እንግዲህ እንደአስፈላጊነቱ ከከተማ በስር እንግዲህ መንገዱ ሊገነባለት ይችላል ወይም ደግሞ እንደማንኛውም ደግሞ ከከተማ እንደዚሁ ዝም ብሎ በመሬት ላይም ሊሆን ይችላል ማለት ነው። እና በዚህ ልክ ነው እንግዲህ ባቡር በሚለው ቃል ላይ ያለኝ አጠቃላይ ሀሳቤ እንግዲህ ስለትንታኔው አመሰግናለሁ ሰላም ቸር ይግጠመን በማለት በዚሁ ሀሳቤን እቋጫለሁ ማለት ነው። አመሰግናለሁ ታንኪው

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ከምንም በላይ ለሰው ልጅ ሰላም አስፈላጊና ትልቅ ስጦታችን ነውና ሰላም እንዴት አላችሁ በማለት ተከበረ የሰላምታ ድምፄን እያሰመው ማለት ነው። ቃለመጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትልታኔ ወይም መብራሪያ የማቀርብ ይሆናል ማለት ነው። ስለዚህ ቃል መጠየቁ ምን ይላል ማሳወቂያ ይላል። እንግዲህ ማሳወቅ ማለት ምን ማለት ነው? አንድን ነገር ለአንድ ለአንድ ግለሰብ ሊሆን ይችላል ወይም ደግሞ ለተቋም ሊሆን ይችላል ወይም ደግሞ ለህብረተሰቡ ሊሆን ይችላል ወይም ደግሞ እንግዲህ እንደ አጠቃላይ። ለአንድ ሀገር ዜጋም ሊሆን ይችላል ወይም ደግሞ ለአለም አቀፋዊው ማህበረሰብ ሊሆን ይችላል። ምንድነው? አንድን ነገር ማሳወቅ መግለጽ ማለት ማሳወቅ ማሳወቂያ ስንል እውቅና እንዲኖረው ማስደረግ ማለት ነው። ያ ማለት እውቅና እንዲኖረው ማስደረግ ወይም ማድረግ አንድን ህዝብ ደግሞ ምንድነው ምክንያቱም እንግዲህ በዚህ ነገር ላይ። ሰው እውቅና ኑሮት ነገ ከነገ ወዲያ። ሳናውቅ ነው ወይም ደግሞ ይሄን መረጃ አልሰማንም ብለው ሌላ አይነት እንግዲህ ሌላ ሀሳብ እንዳይነሳ ማለት ነው። በዚህ ልክ እውቅና መስጠት ማለት ነው ማሳወቅ ሲባል ስለ አንድ ርዕሰ ጉዳይ ህግ ሊሆን ይችላል። ህግን በተመለከተ ሊሆን ይችላል ወይም ደግሞ ምናልባትም እንግዲህ ወረርሺኝ የተለያዩ የበሽታ ወረርሽኝ። ሲከሰት በዚያ ወረርሽኝ ማህበረሰቡ እንዳይጠቃ ወይም እንዳይጎዳ ቅድመ ጥንቃቄ ማድረግ ስላለበት በጤና ሚኒስቴር በኩል ማለት ነው። በተለያዩ እንግዲህ የተለያዩ ሚዲያዎች አሉ። በእነሱ ሚዲያዎች በኩል ምንድነው? ማለት ነው ከዚያ ችግር እንዴት ማህበረሰቡ መጠበቅ ወይም ደግሞ ያንን ችግር እንዴት መከላከል እንዳለበት ምንድነው የማሳወቅ ስራ ያደርጋሉ ማለት ነው ያሳውቃሉ ማለት ነው። እና ማሳወቅያ ሲባል እንግዲህ የተለያዩ ሚዲያዎችን ተጠቅመው ስለ አንድ ርዕሰ ጉዳይ አመጣጥ ወይም ደግሞ ታሪክ ወይም ደግሞ አፈጻጸም ብቻ ስለ አንድ ርዕሰ ጉዳይ ላይ ባለው ሁነት ላይ ማለት ነው። እውቅና መስጠት ለማህበረሰቡ ማለት ነው ያ እውቅናውን ያገኘ ማህበረሰብ ደግሞ ከዚያ ወደዚያ ጥፋት እንዳይገባና ቅድመ ጥንቃቄ አድርጎ ራሱን መከላከል እንዲችል የሚያስችል ሀሳብን የመግለጽ ማለትም ስለዚያ አርሰ ጉዳይ እውቅና እንዲኖራቸው ማድረግ ማለት ነው። እንግዲህ ማሳወቅ ስንል ወይም በሌላ አገላለጽ ምን ማለት ነው? ምናልባትም እንግዲህ የማሳወቂያ ስንል ምን ማለት ነው? ለአንድ አካል ወይም ደግሞ ለአንድ ማህበረሰብ በአንድ ጉዳይ ወይም ደግሞ በአንድ ክስተት ላይ ምናልባትም አሁን ወረሽኝ በሽታ ተነስቶ ሊሆን ይችላል ወይም ደግሞ ምናልባትም የአዋጅ መሻሻል ሊሆን ይችላል ወይም ደግሞ እንግዲህ እንደየ አካባቢው እንደየ እንደየ ህጉ። ለምሳሌ በትምህርት ሚኒስቴር በኩል አንድም ሰው ቢሆን ሰባት አመት የሞላውን ህፃን ባልሆነ ቦታ እንዳያውል ቀጥታ በአካባቢ ወደሚገኝ ትምህርት ቤት። እንዲገቡ ልጆቹን እንዲያስገባ ይሆን ተብሎ ራሱ እንዲህ አይነት አዋጅ ሊታወጅ ይችላል። ስለዚህ እንዲህ አይነት እንግዲህ ክስተቶች ወይም አዋጆች ወይም ደግሞ በመንግስት ደረጃ የሚሰጡ የተለያዩ ውሳኔዎችን ምን ማለት ነው? አስቀድሞ ለማህበረሰቡ መረጃን መስጠት ይህን መረጃ ስንሰጥ ደግሞ አንዳንዴ እንግዲህ ቅድም እንደገለጽኩት በተለያዩ ሚዲያዎች ሊሆን ይችላል። በቴሌቪዥን በፌስቡክ በዌብ ገጽ በድረ ገፁ ሊሆን ይችላል። ተቋሙ የሚገልጸው ወይም ደግሞ እንግዲህ በደብዳቤም ሊሆን ይችላል ወይም ደግሞ በጽሁፍ ሊሆን ይችላል አሊያም ደግሞ ቃል በቃልም እንግዲህ ማህበረሰቡን እየሰበሰቡ ለማህበረሰቡ በዚህ ልክ እውቅና መስጠት ሊሆን ይችላል። እና ስለ አንድ ርዕሰ ጉዳይ ማህበረሰቡን እንዲያውቅና በዚያ ልክ እውቅና ኖሮት በዚያ ርዕሰ ጉዳይ ላይ ውሳኔ የማግኘት እንዲያገኝ የማስቻል ሁኔታ ነው ማለት ነው። እና ይሄም ደግሞ ለምን ያገለግላል ብንል እንግዲህ ምናልባትም ሰዎቹ በዚህ ርዕሰ ጉዳይ ላይ ጥንቃቄ ቀድመው ስላወቁ በዚያ ላይ እንደ አዋጁ እንዲራመዱ እንዲንቀሳቀሱና እንደዚህ ማግኘት ያለባቸውን ጥቅም እንዲያገኙ ወይም ደግሞ ህግን ተላልፈው ደግሞ የአዋጁን የታወጀውን አዋጅ ጥሰው ደግሞ በህግ ተጠያቂ እንዳይሆኑ ስለሚያገለግላቸው እንግዲህ እንደአስፈላጊነቱ ማሳወቂያ ይሄንን እንደዚህ አይነት ነገሮችን በየጊዜው እንግዲህ ከሚመለከተው አካል ውሳኔውን በቶሎ በቶሎ እያገኙ እንደ ህጉ እንደ መመሪያው ለመምራመድ እና ለመንቀሳቀስ ስለሚያስችል ማለት ነው። ማሳወቂያ እንግዲህ ብዙ ጊዜ ህጎች ሲሻሻሉ እንደዚሁም ደግሞ አዳዲስ ህጎች ሲወጡ እንደዚሁም ደግሞ የነበሩ ህጎች ሲሻሩ ከዚህም አልፎ ተርፎ ደግሞ ምናልባትም እንግዲህ አስቸኳይ ሁነቶች ሊኖሩ ይችላሉ። በእነዚያ ጊዜ አሁንም አስቸኳይ መረጃ ለመስጠትም ሊሆን ይችላል። ለምሳሌ አሁን የዝናብ ወቅት በሚሆንበት ጊዜ አርሶ አደሩ ግብርናውን ተሎ መሰብሰብ ስለሚገባው በዚህ ሰዓት እውቅና ማሳወቅ

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ማለት ነው ከምንም በላይ ሰላም ትልቁ ሀብታችን ወይም ስጦታችን ነውና። እንግዲህ ይሄ ድምጽ የሚሰማችሁ በአለም ዙሪያ ያላቸው የሰው ልጆች በሙሉ ሰላም እንዴት አላችሁ? በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ እሰጣለሁ ማለት ነው ወደ ቃለ መጠይቃችን እንሄዳለን። ጣራ ይላል እንግዲህ ጣራ ስንል ምን ማለታችን ነው? ጣራ ስለ ምን ምን አገልግሎት ይሰጣል የሚሉትንና ጣራ ከምን ከምን ይዘጋጃል የሚሉትን? እነዚህን ዋና ዋና ነጥቦችን ተደራሽ አደርጋለሁ ማለት ነው። በዚህ ትንታኔ ላይ አሁን ወደ ማብራሪያው እንሄዳለን። እንግዲህ ጣራ ስንል ምን ማለታችን ነው? አንድ ሰው እንግዲህ ቤቱን ሲሰራ መሰረቱን ካወጣ በኋላ ግድግዳውን ተገረገደ በኋላ። ምንድነው ከለይ ከቤቱ መጨረሻ ለይ ማለት ነው። ምንድነው የሚኖረው የቤቱ የጣራው ክፍል ይሆናል ማለት ነው። ከላይ ጫፍ ላይ ያለው የቤቱ ክፍል ምን ይባላል? ጣራ አይባላም ምናልባትም ይሄ ጣራ እንግዲህ ከተለያዩ ቁሳቁሶች ሊዘጋጅ ይችላል። በዋናነት ግን ከጣውላ እንደዚሁም ደግሞ ወራጅ እንጨቶች አሉ። ማነው ወራጅ አለ? እንደዚሁም ደግሞ ግንዲላ አለ ከዚያ ደግሞ ማገር አለ። ከዚያ በኋላ መጨረሻ ላይ ከላይ እንግዲህ በምን ይለብሳል ማለት ነው። በቆርቆሮ ይለብሳል ማለት ነው። ይሄ ጣራ ስለዚህ ጣራ ላይኛው የቤቱ ክፍል ሲሆን በቤቱ ግድግዳ ላይ የሚያርፍና። እንደዚሁም ደግሞ የቤቱን ቤቱ በውርጭ በዝናብ በፀሀይ እንዳይጎዳ ቤቱን ከእንደነዚህ አይነት ተፈጥሮአዊ ችግሮች የሚከላከልለት የቤቱ ላይኛው ክፍል ይሆናል ማለት ነው ማለት ጫፉ ክፍል ይሆናል ማለት ነው። ስለዚህ ጣራ እንግዲህ አንድም የጣረው ክፍል ማለትም ቆርቆሮ እንግዲህ በማገሮቹ ላይ ተጣብቆ በሚስማር ይመታና ከዚያ በኋላ ምንድነው አንድም ዝናብ ወደ ቤት ሰርጎ እንዳይገባና ቤቱን እንዳያቆሽሽ ያደርጋል ቤቱ ውስጥ ውሃ እንዳይገባ ያደርጋል። ወይም ደግሞ የውሃ ጠብታ ወደ ቤት እንዳይፈስ ያደርጋል ማለት ነው። እንደዚሁም ደግሞ የፀሀይ ሀሩር በቀጥታ ቤት ውስጥ እንግዲህ ቤት ውስጥ ያለን ያለን ሰዎችን እና እንደውም የቤት እቃችንን በቀጥታ የፀሀይ ሀሩር እንዳይጎደው ከፀሀይ ይከላከላል ማለት ነው። ይሄ ጣረው በሌላ መልኩም ደግሞ እንግዲህ የጣረው ደግሞ ማለት ነው። ብርድ እንግዲህ በቀጥታ በዚህ በላይ በአናቱ በቤቱ አናት ላይ ብርድ እየገባ ቤት ውስጥ የሚኖሩ ሰዎችን እንግዲህ በብርድ እንዳይጎዱ ማለት ነው። ከዚህ ከብርድ ይከላከላል ማለት ነው። እንደዚሁም ከዝናብ ከብርድ ከፀሀይ ከተለያዩ ችግሮች በቃ ማለትም እንስሳት ራሱ በላይ ገብተው የሰውን ህይወት እንግዲህ አዳጋ ላይ እንዳያደርሱ እንዳይነክሱ ወይም ደግሞ የተለያየ በሽታ አምጪ ተዋጽያን በዚህ እየገቡ ሰዎች እንዳይጎዱ። በዚህም ምክንያት አንድ አንዱ ትልቁ የቤት መዋቅር እና ከእንደነዚህ አይነት ችግሮች ቤቱን የሚከላከል ትልቁ የቤቱ ክፍል ይሆናል ማለት ነው። ስለዚህ ጣራ እንግዲህ የሚገነባውም ማለት ጣራ የሚዋቀረው ቅድም እንደገለጽኩትኝ ከተለያዩ የእንጨት አይነቶች ሊሆን ይችላል። እንደዚሁም ደግሞ ከሳርም ባይ ዘ ዌይ ሊሰራ ይችላል ያ ማለት ምንድነው? ብዙ ጊዜ እንግዲህ ወደ ገጠሩ ክፍል ስንሄድ ቆርቆሮ ገዝተው በቆርቆሮ ጣረውን ማልበስ የማይችሉ ሰዎች። እንግዲህ ከተፈጥሮ ሀብት ስጦታ ከሆነው ሳሩን ያጭዱና ያንን ሳር በትክክል አድርገው ከር ነው በትክክል የሆነ ራሱን የቻለ ዲዛይን እናቅርጽ አለው። ያንን ዲዛይን በዚያ ዲዛይን እና ቅርጽ እንግዲህ ሳሩን እዚያ ክርክም አድርገው እያለብሱና ምንድነው ያ ከሳሩ ማለት ነው። ዝናብ እንዳይገባ ያደርጋል ልክ ቆርቆሮ የቆርቆ ቆርቆሮ ጣራ የሚሰራው ጣራ የሚሰጠውን አገልግሎት ከሳር የሚሰራውን በዚያው ልክ ያንን አገልግሎት ይሰጣል ማለት ነው። ያም ማለት ምንድነው? አንድም ቤቱ በፀሀይ ሀሩር ቤት ውስጥ ያሉ ነገሮች እንዳይጎዱ ከፀሀይ ሀሩር ይከላከላል። እንደዚሁም ደግሞ ዝናብ ሲዘንብ ደግሞ ዝናቡ ወደ ቤት ውስጥ ሰርጎ እንዳይገባ በሳር ስለተከደነ ሳሩ ይከላከላል ማለት ነው። እንደዚሁም ደግሞ ብርድ ብርድም እንደዚሁ በቀጥታ ቤት ውስጥ ያሉ ነገሮችን በብርድ ነገር በብርድ እንዳይጎዱ ከብርድም ይከላከላል ማለት ነው። እና ጣራ ብዙ ጊዜ ስሪቱ ከቆርቆሮ ሊሆን ይችላል ወይም ደግሞ እንግዲህ ምንድነው ከሳር ከአካባቢ በሚገኝ ማቴሪያል ከሳር ሊግ ዘጋጅ ይችላል ማለት ነው። እና ብዙ ጊዜ እንግዲህ ከሳር በሳር የሚከደኑ ቤቶች ምናልባትም ቅድም ለቆርቆሮ ጣውላ ወራጅ እንዳልኩት ሁሉ እዚህ ጋር ግን ምንድነው የሸንበቆ ቁሳቁሶች ያስፈልጉታል ማለት ነው። ከሳሩበት በስር ስለዚህ እነዚህ ሸንበቆ እየተማገሩ እየተማገሩ ክብ አይነት ቅርጽ ነው የሚኖረው። ብዙ ጊዜ በክብ ቅርጽ ዲዛይን ይሰራና ከዚያ በኋላ ሳር ይለብሳል ማለት ነው። እና ከሳር የሚዘጋጅ ጣራና እንደዚሁ ደግሞ በቆርቆሮ የሚዘጋጅ ጣራ በዲዛይናቸው ይለያያሉ